አዎን የዝናብ ውሃ እሰበስባለሁ የዝናብ ውሃ መሰብሰብ ጠቃሚ ነገር ነው ብዬ አምናለሁ ዝናብ የተፈጥሮ ስጦታ ስለሆነ እንዳይባክን መሰብሰብና በጥቅም ላይ ማዋል ጥሩ ልማድ ነው። በተለይ ውሃ እጥረት በሚኖርበት ቦታ የዝናብ ውሃ መሰብሰብ ብዙ ጥቅም አለው። ስለዚህ እንግዲህ የዝናብ ውሃ መሰብሰባችን በጣም ጠቀሜታ እንዳለው መመልከት ትችላለህ ጥሩ ልምድም ነው። ምክንያቱም ዝናብ አጠር በሆኑ በተለይ ቦታዎች አካባቢ ውሃ መሰብሰቡ በጣም ጠቀሜታ አለው። እጥረት እንዳይኖር ያደርጋል ያንን የዝናብ ውሃ መልሰህ እንድትጠቀምበት ሊያደርግ ይችላል። ብዙ ሰዎች የዝናብ ውሃን ከቤት ጣራ ላይ በሚወርደው ውሃ ለመሰብሰብ ድሮም ወይንም ታንከር ይጠቀማሉ። ይህ ውሃ ለብዙ ነገሮች ሊጠቅም ይችላል። ለምሳሌ እጽዋት ለመጠጣት ቤት ለማጽዳት ወይንም አካባቢን ለማጠብ አንዳንድ ጊዜ በተገቢ ማጣሪያ ካለ ሌሎች ነገሮች ላይም ሊጠቀሙበት ይችላሉ። ስለዚህ እንግዲህ የዝናብ ውሃ መሰብሰቡ ጠቀሜታው ለኛው ነው ማለት ነው። እጽዋትን እናጠጣበታለን ቤታችንን እናጸዳበታለን አካባቢን ለማጠብ እንጠቀምበታለን። ስለዚህ በተገቢ ማጣሪያ ካለ ሌሎች ነገሮች ላይም ልንጠቀምበት እንችላለን ማለት ነው። ስለዚህ የዝናብ ውሃ ሰብስቦ ወይንም ማቆር ይባላል አቁሮ ማስቀመጥም በጣም አስፈላጊ ነገር ነው። ማለት ነው። በተለይ በተለይ ዝናብ አጠር በሆኑ አካባቢዎች ላይ ይህን ማድረጋችን ጠቀሜታው ሰፊ እንደሆነ መመልከት እንችላለን። የዝናብ ውሃ መሰብሰብ ከኢኮኖሚም አንፃርም ጥቅም አለው ሰዎች የሚገዙትን ውሃ መጠን ሊቀንሱ ይችላሉ። ይህም ወጪን ይቀንሳል። ከዚህም በተጨማሪ ውሃ ማከማቸት በጠረ ጊዜ ወይንም ውሃ ሲቋረጥ እጅግ ይረዳል። ስለዚህ የዝናብ ማጠራቀም እንግዲህ ዘርፈ ብዙ ጠቀሜታው ነው ያለው ማለት ነው። አንደኛ ያው ቅድም ተመልክተናል ለእጽዋት ልንጠቀምበት እንችላለን። ቤት ለማጽዳት አካባቢን ለማጠብ የተለያዩ ነገሮች ልናደርግበት እንችላለን። አሁን ደግሞ የዝናብ ዉሃ ማቆራችን ምንድነው? ወጪን ደግሞ ይቀንስልናል። ስለዚህ በቧንቧ ከሚመጣው ውሃ ይልቅ የዝናብ ውሃ አጠራቅመን ምክንያቱም ንጹህ ውሃ ነው የሚወርደው። ስለዚህ ያንን ውሃ ተመልሶ መጠቀም ይቻላል። ወጪን ይቀንሳል ማለት ነው። ብዙ ውሃ እናክባክንም ስለዚህ ያንንም መጠቀም እንችላለን። እንዲሁም የዝናብ ውሃ መሰብሰብ ለአካባቢ ጥቅም አለው ውሃ እንዳይባክን ይረዳል። እና የተፈጥሮ ሀብትን በጥንቃቄ መጠቀምን ያበረታታል። ሰዎች እንዲህ ያለ ልማድ ሲኖራቸው አካባቢያቸውን ለመጠበቅ ይረዳል። ስለዚህ እንግዲህ የዝናብ ውሃ መኖሩ ምንድነው? ውሃ እንዳይባክን ይረዳል ማለት ነው የተፈጥሮ ሀብትን በጥንቃቄ መጠቀምን የሚያበረታታ ነው። ስለዚህ ዘርፈ ብዙ ጥቅም ነው ያለው ማለት ነው። ስለዚህ በተቻለን አቅም የዝናብ ውሃም ብናጠራቅም ይመረካል። በአጠቃላይ እንግዲህ የዝናብ ውሃ መሰብሰብ ቀላል ነገር ቢሆንም ብዙ ጥቅም አለሁ። ለቤት አጠቃቀም ለአካባቢ ጥበቃ እና ለወጪ ቅነሳ በጣም ይረዳል። ስለዚህ እኔ የዝናብ ዉሃ መሰብሰብን ጥሩ ልማድ እንደሆነ እመለከታለሁ

አሁን በመታጠቢያ ቤት ውስጥ በመሆንበት ጊዜ ወይንም ሻወር እየወሰድኩኝ እያለ ዘምራለሁኝ። በመታጠቢያ ቤት ውስጥ ሆኖ መዘመር ደስ የሚያሰኝ ነገር ነው በጣም ጠቃሚ ነው ደስታ የሚሰጥ ነገር ነው ስለዚህ በመታጠቢያ ቤት። መዘመር ሰውን የቀላልነት ስሜት ይሰጣል በአእምሮ ማደንዘዝም ይረዳል። ሰዎች ብዙ ጊዜ የቀን ግፊት ከፍተኛ ስለሚሆን በመታጠቢያ ቤት መግባትና መታጠብ ራሳቸውን ማረፍ እንዲያስችላቸው ይረዳል። ስለዚህ እዛ ሆነህ በምትዘምርበት ጊዜ ደስ የሚል ስሜት ይሰማሃል። አይምሮ እረፍት ያገኛል። እንዲሁም ደግሞ ደስታ ይሰጥሃል መዘመር ራሱ ስለዚህ መዘመር በጣም አስፈላጊ እንደሆነ መገመት ትችላለህ። መጀመሪያ በመታጠቢያ ቤት ውስጥ ስትታጠብ ሰው ራሱን አንድ ቦታ ላይ ማሳረፍ ይችላል። ስለዚህ የአእምሮ ጭነት ይቀንሳል በግል ጊዜ ራስህን ልታደነዝዝ ትችላለህ። በአንዳንድ ጊዜ ትምህርት ሙዚቃ አስቀመጠህ ደግሞ ድምጽ እያወጣህ መዘመርም ትችላለህ። ስለዚህ በመታጠቢያ ቤት ውስጥ በምትሆንበት ጊዜ አንደኛ ምንድነው የአእምሮ ጭንቀትን ነው የሚቀንስልህ? እዛ ሆነህ በምትዘምርበት ጊዜ እንዲሁም ደግሞ ራስ ሰውነትህ ድንዝዝ ይልልሃል። ስለዚህ ጥሩ ስሜት እንዲሰማህ ያደርጋል ማለት ነው። ሁለተኛ በመታጠቢያ ቤት ውስጥ መታጠብ የጤና ጥቅሞችም አሉት። በዚህ ሁኔታ ሰውን ከ እንዲታጠብ ከአካል ትኩሳትን እንዲያሳድገው ይረዳል ማለት ነው። እንዲህም የሰውን ህክምና ይጠብቃል በተለይ በቤት ውስጥ ነገሮችን ለማንፀባረቅ ያስችላል። ስለዚህ በመታጠቢያ ቤት ውስጥ ሌላው እንግዲህ የአካላዊ ጥቅሞችን ነው የምታገኘው በምትታጠብበት ጊዜ እዛም ሆነህ በምትዘምርበት ጊዜ ደስታ ይሰጣል አካላዊ ጥቅም ታገኛለህ ማለት ነው። ሶስተኛ በመታጠቢያ ቤት ውስጥ መዘመር ለራስና ለግል ፍላጎት ጊዜ እንድታገኝ ያስችልሃል። አንዳንድ ጊዜ ያው በራሱ በጣም ብዙ ስራ ስትሰራ ስለምትውል ሊደክምህ ስለሚችል እዛ ግን ገብተህ በምትዘምርበት ጊዜ ለራስህ ጥሩ ግምት ይኖራሃል ለራስህ ጊዜ ታገኛለህ ስለዚህ ነገሮችን ማከናወን ትችላለህ ማለት ነው። በአጠቃላይ እንግዲህ በመታጠቢያ ቤት ውስጥ መታጠብ ብቻ ሳይሆን መዘመርም ደስታም የሚሰጥ ነገር ነው። አእምሮን ያሳርፋል ሰውን ደስታ ያሰጠዋል ጤናን ይጠብቃል በቤት ውስጥ ነገሮችን ያደራጅና ለግል ፍላጎት ጊዜ እንድትሰጥ ያደርጋል። ስለዚህ በመታጠቢያ ቤት ውስጥ ሆነህ መዘመርህ ለራስህ ከፍተኛ የሆነ ደስታ እንድትሰጥ እንድታገኝ ያደርግሃል አእምሮህ እረፍት ያገኛል ሰውነትህ ከድጋም ነፃ ይሆናል። ስለዚህ ጊዜ ማግኘቱ ራሱ በጣም የሚያስደስት እንደሆነ መመልከት ይቻላል ማለት ነው